እኔ ድፎ ዳቦ ወይም ደግሞ በምጣድ የተሰራ ዳቦ ይመቸኛል። ነገር ግን ድፎ ዳቦ በሌላ ሜትድ ደግሞ በብረት ወይም ደግሞ በብረት ምጣድ ሊሰራ ይችላል። በብረት ምጣዱንና ሰፌዱን በአንድ ላይ በማድረግ ሊሰራ ይችላል ያ እንደዚህ አይነት ዳቦ ቁርስ ላይ ብዙ ጊዜ ይመቸኛል። ግን ዳቦ የሚመቸኝ ከበስጎ ወይም ደግሞ በእርጎ ቢሆን ይመረጣል በስጎ ወይም ደግሞ በእርጎ ጋር ከሆነ ዳቦ በጣም ነው የምወደው። ብዙ ጊዜ ሚስቴን ጠዋት ተነስታ ዳቦ እንድትጋግርልኝ አስቸግራታለሁ። እሷ ደግሞ ዳቦ ስለማትወድ ብዙ ጊዜ ዳቦ አትጋግርልኝም። ቢሆንም ግን እቤት ውስጥ ራሱ ካልተሰራ እኔ ከገበያ ወይም ደግሞ ከሱቅ አምጥቼ ድፎ ዳቦ እየቆረጥኩ ወይም በቢላዋ እየቆረስኩ እጠቀማለሁ። ድፎ ዳቦውን በሽሮ ድፎ ዳቦ በመጥ ድፎ ዳቦ ደግሞ በሚጥሚጣ እጠቀማለሁኝ። ብዙ ጊዜ እነዚህን ድፎ ዳቦዎች በእርጎም እጠቀማለሁ ድፎ ዳቦ በወተተም ይመቸኛል። የኛ አካባቢ በአሁኑ ሰዓት ድፎ ዳቦ እስከ መቶ ብር እና ሁለት መቶ ብር ይሽታል። አንድ ድፎ ዳቦ በሁለት ቀን አንድ ቀን እበላለሁ። በዚህም በተጨማሪ ደግሞ አንድ ዳቦ አንድ ድፎ ዳቦ ሁለት መቶ ብር ገዝቼ ለአንድ ሳምንት ልጠቀመው እችላለሁ። ለቁርስ ለቁርስ ብቻ ይሄንን ገንዘብ ማድረግ እጠቀማለሁ

በባዶ እግሬ በልጅነቴ አካባቢ ነበር የምራመደው በልጅነቴ አካባቢ ከሶስት አመት እስከ አምስት አመት አካባቢ ላይ ብዙ ጊዜ ቤተሰቦቼ ጫማ ከመግዛት ይልቅ በባዶ እግሬ ይመክራሉ። ነገር ግን ተለቅ እያልኩ ስመጣ ደግሞ ወደ ገጠር ቤተሰቦቼ ጋር ከሄድኩ በኋላ በባዶ እግርም ለመሄድ እሾህና የተለያዩ የሚወጉ ድንጋይ ነክ መሰል ነገሮች ስላሉ በባዶ እግሬ አልሄድም ነበር። አሁን አሁን ግን በባዶ እግሬ ምናልባት መስክ ደግሞ ወይም ደግሞ ሳር ያለበት ቦታ ላይ ከሆነ በባዶ እግሬ መሄድ ይመቸኛል። ካልሆነ ግን ብዙ ጊዜ እነዚህን ትልልቅ ጫማዎችን ወይም ደግሞ ትልልቅየ ናይክ አዲዳስ ፑማ ጫማዎችን በመግዛት ባዶ እግር ከመሄድ ይልቅ እነዚህን ጫማዎች በመልበስ እላመ እራመዳለሁ። ባዶ እግር በመሄድ ብዙ ጊዜ በሆነ ሰዓት ጉዳት ይኖረዋል ለምሳሌ እንትና ይሄ እባብ ሊነድፍህ ይችላል ጊንጥ ሊነድፈኝ ይችላል። ስለዚህ በባዶ እግር ከመሄድ ይልቅ በጫማ ለብሼም መራመድን እመጥ እመርጣለሁ። ትንሽ ወንድም አለኝ ያ ወንድሜ ግን በባዶ እግር መሄድን ብዙ ጊዜ ይመርጣል። በባዶ እግር ሲሄድ በጣም ደስ ይለኛል ወንድሜ ምናምን ይላል። እኔ ግን በባዶ እግር መሄድ ብዙ ጊዜ አልመርጥም

እኔ ማታ ማታ ከአራት ሰዓት በኋላ እስከ ሌሊቱ አስራ ሁለት ሰዓት ድረስ መተኛት ይመቸኛል። ከተማ አካባቢ በተለይ ከሆንኩኝ በነዚህ ሰዓት ብቻ ነው የምተኛው። ምክንያቱም ቀን ቀን በጣም ረብሻና ሁካታ ስላለ ቀን ቀን ለመተኛት ከባድ ነው። ስለዚህ ያለው አማራጭ ማታ ከአራት ሰዓት ጀምሮ እስከ ስምንት ሰዓት ደግሞ እስከ አስራ ሁለት ሰዓት ድረስ መተኛት ነው። ምናልባት ግን ሌሊት ላይ ስራ ካለኝ። በመሃል ልነሳ እችላለሁ ወይም ደግሞ ሌሊት ስምንት ሰዓት ጀምሬ ልሰራ እችላለም። ካልሆነ ግን ሌሊት ከአራት ሰዓት ጀምሬ እስከ አስራ ሁለት ሰዓት ድረስ እተኛለሁ። አንዳንድ ጊዜ ደግሞ ከባድ ስራዎችን ስሰራ ስለሚደክመኝ ቀን ላይ ከሰባት ሰዓት ጀምሬ እስከ አስር ሰዓት ድረስ ባሉት ሰአቶች። ልተኛ እችላለሁ ነገር ግን ለመተኛት እኔ ብዙ ጊዜ ቦታዎችን እመርጣለሁ። ጫጫታ የሌለበት ቦታ ብዙ ጊዜ ይመቸኛል። ሆቴል እራሱ ስከራይ የምከራያቸው ሆቴሎች ውድም ቢሆኑም። ረጋ ያለ ምንም አይነት ረብሻና የሙዚቃ ጫጫታ የሌለበት ቦታዎች ይመቹኛል። የሙዚቃ ጫጫታ ምናምን ካላ ግን ምናልባትም ላነቃ እችላለሁ። ናይት ክለቦች የለበት አካባቢ አልጋ ቤት ብዙ ጊዜ አልከራየም። ምክንያቱም እዛ ቦታ ለመተኛት ግዴታ ያ ሙዚቃ መዘጋት አለበት። ናይት ክለብ አካባቢ ያሉ ሙዚቃዎች ደግሞ አይዘጉም። እነዚህ ሙዚቃዎች አልተዘጉም ማለት ደግሞ እኔ ሳልተኛ ነው የማድረው ማለት ነው። ስለዚህ ያለኝ አማራጭ ቀን ላይ ሌላ ሆቴል ቀይሬ እዛ ሆቴል ምንም አይነት ጫጫታ የሌለበት ሆቴል ተከራይቼ እዛ መተኛት ነው። ስለዚህ እኔ ብዙ ጊዜ መተኛት የምመርጠው ማታ ከአራት ሰዓት ጀምረኝ ምናልባትም ግን ቀን ላይ በጣም ስራ በስቶብኝ ከዋለ። ማታ ሁለት ሰዓት ጀምሬ ልተኛ እችላለሁ። ግን ሁለት ሰዓት ጀምሬ ከተኛሁኝ የስድስት ሰዓትን እንቅፍ ከተኛሁ በኋላ ከስምንት ሰዓት በኋላ ነቅቼ። ስምንት ሰዓት ላይ ደግሞ የተለያዩ የቪዲዮ ኤዲቲንግ ስራዎችን ስለምሰራ። ስምንት ሰዓት ላይ ተነስቼ መስራት እጀምራለሁ። ቀን የመንግስት ስራዎች ስላለኝ ብዙ ጊዜ ከሰባት ሰዓት በኋላ ለመተኛት አይመችም። ነገር ግን ቅዳሜ እና አሁድ የመንግስት መስሪያ ቤቶች ስለሚዘጉ ቅዳሜና እሁድ ደግሞ። ቀን ቀን ከሰባት ሰዓት እስከ አስር ሰዓት ድረስ እተኛለሁ።

እኔ ብዙ ጊዜ መካከለኛ ሙቀት ይመቸኛል። መካከለኛ ሙቀት ማለት ደግሞ ከሃያ አምስት ዲግሪ ሴሊሼየስ እስከ ሰላሳ ዲግሪ ሴሊሼየስ ያለ ሙቀት ነው የሚመቸኝ ከዛ በጣም በረሃ ከሆነ ወይም ደግሞ በተለይ እነ ሰመራ፣ አሮጊያ፣ አዳማ አርባ ምንጭ ያሉ ቦታዎች በጣም ስለሚሞቁ እነዚህ ቦታዎች ወይም ደግሞ የእነዚህ የሙቀት ደረጃ አይመቸኝም። ነገር ግን እንደነ ኮምቦቻ፣ ኬሚሴ ያሉ የሙቀት ደረጃቸው ከሃያ አምስት እስከ ሰላሳ ያሉ ቦታዎች በጣም ይመቹኛል። በጣም ደግሞ ቀዝቃዛ አይመቸኝም እንደ ኩጉፍቱ፣ ግምባይ ያሉ በጣም ቀዝቃዛና በጣም የሚቀዘቅዙ ቦታዎች አይመቹኝም። የሚመቸኝ ቦታ መካከለኛ የሆነና በጣም ተመጣጣኝ የሆነ ሙቀት ያለበት ቦታ ይመቸኛል። ቀዝቃዛም ያልሆነ በጣም በረሃ ያልሆነ በረሃ ሲሆን እንቅልፍ ይነሳኛል ምንም አያስተኛም ቀዝቃዛም ሲሆን ደግሞ የተለያዩ ነፍሳቶችን ደግሞ ቁንጫ መሰል ነገሮች ስለሚኖሩ አሁንም እንቅልፍ ለመተኛት ወይም ደግሞ ቀን ቀንም ለመቀመጥ ያስቸግሩኛል ቀዝቃዛስ ከሆነ የተለያዩ ትልልቅ ልብሶችን ለመልበስም እገደዳለሁ፣ ትልልቅ ጃኬቶችንም ለመግዛት እገደዳለሁ ነገር ግን መካከለኛ አየር ከሆነ አሪፍ የሆነ ለሰውነቴ ተስማሚና ቆዳዬን በደንብ ይመቸውና አሪፍ የሆነ ኑሮ በዛ በመካከለኛ አካባቢ እኖራለሁ ማለት ነው።

በመታጠቢያ ቤት ውስጥ ሆኜ መዘመር አልወድም። ምናልባት እኔ በመታጠቢያ ቤት ውስጥ ሆኜ የምወደው ነገር። የተለያዩ ሙዚቃዎችን መስማት ነው ከሩቅ ሙዚቃዎችን ካስከፈትንና ወይም ደግሞ የሆነ ጂፓስ ነገር ውጪ ላይ አስቀምጥና ያን በዛ በጂፓስ ያንን ሙዚቃ መስማት ነው የሚመቸኝ። እንጂ መታጠቢያ ቤት ውስጥ ሆኜ መዝፈን መዘመር የተለያዩ ድምፆችን ማሰማት አልወድም። መታጠቢያ ድምፁን ውስጥ ሆኜ ሲጀመር እኔ ለረጅም ሰዓት አልቆይም ታጥቤ መታጠቢ ያለብኝን የሰውነት ክፍል ታጥቤ ከዛ በኋላ ወደ ውጭ ነው የምወጣው

መንዳት እችላለሁ ነገር ግን የሚነዳው ነገር መኪና ነው ወይ ፕሌይን ነው ወይ የሚለው ነገር ይለየኛል። እኔ ብዙ ጊዜ የምችለውና መንዳት የምችለው ሳይክል ነው ሳይክልና ሞተር እችላለሁ። መኪና አልችልም ምናልባት ደግሞ ትንንሽ መኪናዎችን ደግሞ ባጃጆችን የተወሰነ ለምድጃለሁ እና የተወሰነ እችላለሁ። ባጃጂም እስከ አስር ኪሎ ሜትር ብቻ መንዳት እችላለሁ ከዛ በላይ ከሆነ ይከብደኛል። መኪና ጭራሹንም አልችልም ሳይክል ከሆነ ግን። በማንኛውም ሰዓት ሳይክሉ ብቻ ጎማው እንዳይፈነዳ እንጂ የትኛውም ቦታ ላይ መንዳት እችላለሁ። ሞተር ሳይክልም ከሆነ እንደዛው ሞተር ሳይክሉ ብቻ ምርጥ የሆነና ያማሃ ሞተር ሳይክሎች ቢሆኑ በጣም እወዳለሁ። ያማሃ ሞተር ሳይክል እኔም አለኝ። ያማሃ ሞተር ሳይክል ከሆነ የትኛውም ቦታ ድረስ መድረስና መንዳት እችላለሁ እስከ ሰላሳ ኪሎ ሜትር አርባ ኪሎ ሜትር ድረስ ያማሃ ሞተሮችን አሽከራክራለሁ ወይም ደግሞ እነዳለሁ። ሳይክሎችን እስከ አስር ኪሎ ሜትር ድረስ እሄዳለሁ። ግን ያው ሳይክሉ ጎማው ይበላሻል ብዙ ጊዜ እንጂ እኔ ከዛም በላይ ብሄድ ሳይክል በጣም ነው የምችለው እና ሳይክሎችን መንዳትም በደንብ እችላለሁ። ባጃጆችን የተወሰነ ቦታ ላይ ያስቸግረኛል በተለይ አቀበት አካባቢ ላይ መንዳት ያስቸግረኛል እንጂ አግድመት ቦታ የሚሆን ከሆነ እና በማንኛውም ሰዓት ሞቃት ያልሆነ ቦታ ከሆነ ባጃጅ መንዳት እወዳለሁ። ነገር ግን ደግሞ በጣም መኪናዎችን መንዳት አልችልም ትልቅ መኪናዎችን ከባድ መኪናዎችንም መንዳት አልችልም አውሮፕላንም ማሽከርከር ወይም ደግሞ መሾፈር ወይም መንዳት አልችልም። እና እነዚህን ባጃጆችን ሳይክሎችን ሞተር ሳይክሎችን ከሆነ ደግሞ መንዳት እችላለሁ

ስልኬ ሁለት አይነት ስልክ ነው ያለኝ ሳምሰንግ ስልክ እና አይፎን ስልክ። ሳምሰንግ ስልክ ብዙ ጊዜ ባትሪው ያን ያክል አይቆይም ጠዋት ላይ ቻርጅ አደርጋለሁ ወይም ጠዋት ላይ እሞላለሁ ከዛ እስከ ማታ አስራ ሁለት ሰዓት ድረስ ብቻ ነው የሚያስጠቅመኝ መልሼ ደግሞ ማታ አስራ ሁለት ሰዓት ላይ ቻርጅ አደረገውና ወይ እሞላውና ማታ ደግሞ ከአራት ሰዓት በኋላ እጠቀመዋለሁ ከአራት ሰዓት በኋላ ተጠቅሜ ጠዋት ላይ ደግሞ ቻርጅ አደርገዋለሁ ወይም ደግሞ ባትሪዉን እሞላዋለሁ ማለት ነው። አይፎን ስልኩ ከሆነ አይፎኑ እስከ ሁለት ቀን ድረስ እጠቀመዋለሁ። በርግጥ ትንሽም ስልክ አለኝ ያችን ትንሽ ስልክ ደግሞ አንድ ቀን ቻርጅ አድርጌ በደንብ አድርጌ ከሞላኋት እስከ ስምንት ቀን ድረስ ለስልክ ብቻ ታስጠቅመኛለች። ሳምሰንግ ስልኩና አይፎን ስልኩ ደግሞ ለብዙ ጊዜ ለኢንተርኔት ስለሆነ የምጠቀመው እያስተራረፉኝ በኢንተርኔት እጠቀማለሁ አይፎን ስልኩ አንድ ጊዜ ከሞላሁት እስከ ሁለት ቀን ድረስ ሊያስጠቅም ይችላል እስከ ሶስት ቀንም ድረስ ሊያስጠቅም ይችላል እንደ ቻርጀሩ ይወስነዋል ቻርጀሩ ምርጥ ከሆነና አሪፍ አድርጌ ከሞላሁት አይፎን ስልኬ እስከ አራት ቀን ድረስ ሊያስጠቅመኝ ነው የሚችለው ነገር ግን ሳምሰንግ ስልኩ እንደው በደንብ ራሱ እንደው አስጠቀመ ተብሎ ቀን ብቻ ነው ሊያስጠቅመኝ የሚችለው አንድ ቀን ከጠዋት ጀምሮ እስከ ማታ ድረስ ማለት ነው አይፎን ስልኩ ግን በስርዓት ከሞላ እስከ ሶስት ቀን አራት ቀን ድረስ ሊያስጠቅመኝ ይችላል። አይፎን ስትሉ ላይ የተለያዩ ነገሮችን ነው የምትጠቀምበት እንደ ኢንተርኔት፣ ቴሌግራሙን፣ ዋትሳፑን፣ ምናምን እንጠቀምበታለን በደንብ ነው የምጠቀምበት ዩቲዩብ ቪዲዮ ዳውንሎድ እና አፕሮድ አደርግበታል ነገር ግን በደንብ ከሞላሁት እስከ አራት ቀን ድረስም ሁሉ እስከ ሶስት ቀንም ድረስ ሊያስጠቅመኝ ይችላል።

ታምሜ ስራ ቦታ ላይ አልቆይም እኔ ብዙ ጊዜ ብዙ ጊዜ ካመመኝ እኔ ከስራ እረፍት ጠይቄ ወይም ደግሞ ሀላፊዬን አስፈቅጄ ከስራው ወደ ቤት ሄጄ ቤት መተኛት ነው የሚመቸኝ እንጂ ስራ ላይ እያመመኝ እዛው ስራ ቦታ ላይ አልቆየም። ምክንያቱም እኔ በአሁኑ ሰዓት እየሰራህ ያለሁት ስራ የመንግስት ስራ ስለሆነ ያን ያክል የሚያፋጥን ስራም የለም። ስለዚህ ቤት ሄጄ ካመመኝ ቢሮ ላይ ስለሆነ ዝምብዬ ተቀምጨ የምውለው ያን ያክል ስራ ስለሌለ ቤቴ እሄድና ቤት እተኛለሁ። ከዛ ያ ህመም ወይም ደግሞ ራሴንም አሞኝ ከሆነ ያ ህመም ሲያልፍልኝ መልሼ ተመልሼ ወደ ስራ ቦታ እገባለሁ ማለት ነው። እንጂ ስራ ቦታ ላይ ዝም ብዬ እያመመኝ መቆየት አልፈልግም

እኔ የምወድ እኔ የምወዳቸው ስፖርቶች ሶስት እና ከዛ በላይ የሆኑ ስፖርቶች አሉ፤ ነገር ግን ከዛ በፊት በአንደኛና ደረጃ የእግር ኳስን በጣም አፈቅራለሁ። እንደውም የሊቨርፑል ደጋፊ ነኝ በአሁኑ ሰዓትም የሊቨርፑል ደጋፊ ነኝ በአሁን ሰዓት የሊቨርፑል አቋም ትንሽ ደከም ያለ ቢሆንም ነገር ግን እኔ አሁንም ሊቨርፑልን ከመተገፍ አልውልም። እግር ኳስ እጨዋታለሁ መውደድም ብቻ ሳይሆን እጨዋታለሁ። የአዳማ ከነማ የሚባል ኢትዮጵያ ውስጥ አንድ ክለብ አለ የእሱ ተጫዋች ነኝ እናም እኔ እግር ኳስን በጣም ነው የማፈቅረው ከእግር ኳስ ቀጥዬ ቴንስ ወይም ደግሞ ቴብል ቴንስ ይመቸኛል ወይም የጠረቤዛ ቴንስ ይመቸኛል። ነገር ግን የቴብል ቴብል ቴንስ እችላለሁ መቻሉን ግን ብዙም አልጫወትም ያን ያክል ነገር ግን ያ ጨዋታ ሲካሄድ በጣም ነው የምመለከተው ከዛ ቀጥዬ የቅርጫት ኳስ ነው የቅርጫት ኳስ በጣም ነው የምወደው ያው አል እንትን አለ ይቅርጫ ኳስ አልጫወትም ነገር ግን የቅርጫ ኳስ የሚጫወቱ ልጆች ረዣዥሞች ናቸው አቋማቸው የሚያምር ነው እና ያንን ስፖርት በሚወዳደሩበት ሰዓት በጣም በጉጉት ነው የምመለከተው። ሌሊት ላይ ራሱ ውድድሩ ቢካሄድ ሌሊት ላይ ሜዳ ኳስ ወይም ደግሞ የሜዳ የኳስ ሜዳ ሄጄ እመለከታለሁ እና እኔ እነዚህን ስፖርቶች ነው የምወደው በአንደኛ ደረጃነት የእግር ኳስ ነው ያው እግር ኳስ ሲጀመርም እኔ እጫወታለሁ። በሁለተኛ ደረጃ ቴብል ቴንስ ነው ቴብል ቴንስም እወዳለሁ። በሶስተኛ ደረጃ ደግሞ ቅርጫት ኳስ እወዳለሁ። በአራተኛ ደረጃ መረብ ኳስ ነው። መረብ ኳስ ይመቸኛል ያው አንዳንድ ጊዜ ዝም ብዬ ለመዝናናት ያክል እጨዋታለሁ እና በአራተኛ ደረጃ የምወደው የመረብ ኳስ ጨዋታ መጫወት ነው።

የስራ ቦታዬ ደህንነቱ በደንብ የተጠበቀ ነው። ምክንያቱም እኔ የምሰራው የመምህርነት ስራ ነው። የመምህርነት ስራ ከሆነ ደግሞ አንደኛ የመምህራን ጋራ ምንም አይነት የሚያገናኘው የፖለቲካ ፓርቲ ወይም ደግሞ የፖለቲካ ድርጅት የለም። ስለዚህ በአሁኑ ሰዓት በተለይ ፋኖ ሸኔ የሚባሉ የመከላከያ ወይም ደግሞ የአሸባሪ ቡድኖች በኢትዮጵያ ውስጥ አሉ። እነዚህ አሸባሪ ቡድኖች ራሱ መምህር ከተባለ መምህርን አይነኩም ወይም ደግሞ የተለያዩ ትምህርት ቤት እና ጤና ጣቢያ ከተባሉ እነዚህን ሁለቱን መስሪያ ቤቶች በመሳሪያ ለመምታት መሞከር ሆነ ለመደብደብ አይፈልጉም። የተለያዩ ትልልቅ መሳሪያዎችን መያዙን ይይዛሉ። ነገር ግን በነዛ በትልልቅ መሳሪያዎች ምናልባት ፖሊስ ጣቢያን ወይም ደግሞ ፍርድ ቤትን ካልሆነ በስተቀር ትምህርት ቤቶችን ለመብራት ለመምታት አይሞክሩም። እና እኔ በፈለኩበት ሰዓት ብሄድ ማታ ብሄድ ቀን ብሄድ በፈለኩበት ሰዓት የስራ ቦታዬ ብሄድ ደህንነቴ በደንብ የተጠበቀ ነው። ምክንያቱም ያን ያክል መምህራንን ለማጥቃት የሚፈልግ ሰው የለም። ምናልባት ከተማሪዎች ጋር ነው ከተማሪዎች ጋር ደግሞ ያለውን ግጭት በአካባቢ ያሉ ፖሊሶች በጣም ብዙ ስለሆኑ እነዛ ፖሊሶች ስለሚፈሩ ተማሪዎቹም ያን ያክል የሚጋጭም ተማሪ የለም። እሱም ደግሞ ፖሊሶች ስላሉ ያንን ብንጋጭ ራሱ በአስቸኳይ በማቀድ ቶሎ ያንን የረበሸውን አካል ወደ እስር ቤት ያስገባሉ

በቤት ውስጥ መሆን የምመርጥበትና በውጭ መሆን የምመርጥባቸው ሰዓታቶች የራሴ የሆነ ሰዓት አለኝ በቤቱ ውስጥ መሆን የሚመርጠው ጠዋት ላይና ማታ ላይ ነው። ጠዋት ላይ ከአስራ ሁለት ሰዓት እስከ አንድ ሰዓት ናይና ማታ ላይ ደግሞ ከሁለት ሰዓት ከምሽቱ ሁለት ሰዓት እስከ ምሽቱ አራት ሰዓት ባሉት ሰዓታቶች ውስጥ እቤት ውስጥ መሆን ይመቸኛል። ምክንያቱም ጠዋት ላይ ከሆነ ብርድ አለ በጣም ቀዝቃዛ ስለሚሆን ከጧቱ አስራ ሁለት ሰዓት እስከ ጧቷ ሁለት ሰዓት አካባቢ ድረስ ባለው ሰዓት እቤቴ መቀመጥ ወይም ደግሞ ቤቴ መተኛት ይመቸኛል። ማታ ላይ ደግሞ የተለያዩ አውሬዎች ስለሚኖሩ እቤቴን ብዙ ጊዜ የማሳልፉ። ውጪ ላይ መሆን የሚመቸኝ ደግሞ ከጧቱ ሁለት ሰዓት በኋላ እስከ ምሽት አስራ ሁለት ሰዓት ድረስ ውጭ ላይ መሆን ነው የሚመችኝ። እኔ በዚህ ሰዓት ቤት መቀመጥ አልወድም። የተለያዩ ፕሪስቴሽኑ ቤቶችን መሄድ ሳይክል ለማሽከርከር መሄድ ኳስ ለመጫወት መሄድ ነው በቃ ውጭ ነው የማሳልፈው ከጧቱ ሁለት ሰዓት ጀምሬ እስከ ማታ አስራ ሁለት ሰዓት። ከዛ በኋላ ባለው ሰዓት ደግሞ እቤቴ ውስጥ በመግባት አሳልፋለሁ ማለት ነው

እኔ የምጠቀመው ሳሙና ሶስት አይነት ሳሙና አለ። አንደኛ የመጀመሪያው ለልብስ የምጠቀመው ሳሙና ሲሆን ብዙ ጊዜ እነዚህ በሃምሳ ብር አካባቢም ደግሞ ዴቭ የሚባሉ ሳሙናዎች አሉ እነሱ ይመቹኛል። ሁለተኛ የምትጠቀማቸው ሳሙናዎች ደግሞ የገላ ሳሙና ነው። ለገላዬ የሚሆን እኔ ላይፍ ቦይ የሚባል ሳሙና አለ። እሱን ነው ብዙ ጊዜ የምትጠቀመው። ወይም ደግሞ ሜዲካም ነው። በርግጥ በአሁኑ ሰዓት ሜዲካም እስከ አንድ መቶ ሃምሳ ብር ስለሆነ ላይፍ ወይ ነው እየተጠቀምክ ያለሁት። ሶስተኛ የምትጠቀመው ለፀጉሬ ነው፣ ለፀጉሬ ምቹ የሆኑ የተለያዩ ሳሙናዎች አሉ እነሱን እጠቀማለሁ። ለልብስ ምናልባት እነዚህ ትልልቅ ሳሙናዎች አንዳ አንድ ጊዜ በሚጠፉበት ሰዓት ፈሳሽ ሳሙናዎችን እጠቀማለሁ። በፈሳሽ ሳሙና ማጠብ በጣም ነው ደስ የሚለኝ። ምክንያቱም በፈሳሽ ሳሙና ማጠብ ልብሶች አይጎዱም፣ ልብ፤ በተለይ ደግሞ እነዚህ ሱፍ ጨርቆች ምናምን የሚታጠቡ ከሆነ ሱፍ ጨርቆቹ አይመነችኩም በቃ በሰአት ይታጠባሉ። ስለዚህ በዛ ሰዓት የልብስ ሳሙናን ፋሻሽ ሳይል ልብስ ሳሙናን እመርጣለሁ። ለገላዬ ግን ብዙ ጊዜ የምጠቀመው የልብስ ሳሙናም ለገላዬ መጠቀም አልፈልግም ወይም ደግሞ አልወድም። ብዙ ጊዜ በዛ በላይፍ ቦይና ማሻ አጠቀምና በዛ ገላዬን እታጠባለሁ። ፀጉሬን ከሆነ ፀጉሬን ሁል ጊዜ ጠዋት ጠዋት ስለምታጠብ ግድታ ለፀጉሬ ተስማሚ የሆነ ሳሙና ፈልጌ ከፋርማሲ አምጥቼ ገዝቼ በዛ በፀጉር ሳሙና ነው የምታጠበው።

በእግሬ ከአስር ኪሎ ሜትር እስከ ሃያ ኪሎ ሜትር እስከ ሰላሳ ኪሎ ሜትር ድረስ መጓዝ እችላለሁ። ምክንያቱም እኔ ያደግኩት በገጠር አካባቢ ነው። ስለዚህ ትምህርት ቤት ራሱ ከአምስት ኪሎ ሜትር በላይ ነው ከአንድ እስከ ስምንት እየተማርኩ እየሄድኩ የተማርኩት ስለዚህ ያን ያክል አልቸገርም። ሃይስኩልም ስማር ደግሞ ሰላሳ ኪሎ ሜትርን በእግሬ እየተጓዝኩኝ የተለያዩንም ደግሞ የተለያዩ ስንቆችን እየተሸከምኩኝ ስለተማርኩኝ ያን ያክል አሁን ላይ በእግሬ ለመጓዝ አልቸገርም። ለምሳሌ ያክል በቅርብ በጁንታ ሰዓት ወይም ደግሞ በኢትዮጵያ የሆነ ወረራ ነበር። በዛ ወረራ ሰዓት ወይም ደግሞ በጁንታና የመንግስትና በአሸባሪ ሀይል መካከል በተደረገ ጦርነት በእግር ጉዞ ትራስፖርት ሲጠፋ በእግሬ ለመጓዝ ሞክሬያለሁ። የዛን ሰዓት እንግዲህ ከሰማኒያ ኪሎ ሜትር በላይ ነው ከከተማ ወደ ገጠር ሲሄድ የነበረው ማለት ነው። ስለዚህ እኔ በእግሬ ለመጓዝ ያን ያክል አልችግርም። ነገር ግን አንዳንድ ጊዜ ደግሞ የሆነ የሚደክመኝ ሰዓት አለ። ወይ አሞኝ ሊሆን ይችላል ያን ያክል ካመመኝ ደግሞ ከሶስት ኪሎ ሜትር እንደውም በሜትር ከሶስት ሺህ ሜትር ወይም ደግሞ እስከ አንድ ኪሎ ሜትር ብቻ ልጓዝ እችላለሁ። ካላመመኝ በስተቀር ግን እኔ ረጅም ሰዓት መጓዝ እችላለሁ ትምህርት ቤት ስንሄድ ሁለት ነበር ሁለት ጓደኛሞች ነበር። ኤለመንታሪም ስንማር አብረን እሱ ጋር ነው የተማርነው። ሃይስኩልም ስንማር አብረን ነው የተማርነው። ልጁ ጋር እንደውም በሩጫ ነው የምንሄደው ያንን አምስት ኪሎ ሜትር በሩጫ እየሄድን ነው የምንማረው ስለዚህ እኛ እኔና ጓደኛዬ ያን ያክል ብዙ ርቀት መጓዝ ስለምንችል እስከ ሃያ ኪሎ ሜንተን እስከ ሰላሳ ኪሎ ሜንተን በእግራችን ሄደን መማር። እኔ በአሁኑ ሰዓት እስከ ሰላሳ ኪሎ ሜትር እና አርባ ኪሎ ሜትር ድረስ ተጉዤ መስራት ነው የምሆነ መማር እችላሉሁ። አሁንም ራሱ ገጠር ያለው ቤታችን ከከተማዋ አስር ኪሎ ሜትር ይርቃል። እና ያችን አስር ኪሎ ሜትር ደግሞ እኔ በሁለት ሰዓት ጉዞ ውስጥ ወይም ደግሞ በሁለት ሰዓት ውስጥ ያንን አስር ኪሎ ሜትር መሸፈን ወይም መሄድ እችላለሁ። ያን ያክል አልቸገርም

ዝናብ ሲዘንብ እኔ ቤት አካባቢ ከሆነ እቤቴ እገባለሁ ነገር ግን ደግሞ የተለያዩ ቦታዎች ወይ ደግሞ ለስራ ወይም ደግሞ ለሌላ ለኳስ ለጨዋታ ምናምን ከሆነ ግን እዛው አካባቢዬ ባለ ቤት እጠላለሁ ካልሆነም ጥላ ወይም ደግሞ ዣንጥላ የሚባል መሳሪያ በመያዝ ያንን ዝናብ እጠላለሁ ወይም ዝናቡ እየመታኝ ቢሄድም ጥላውን ከያዝኩ ስለማያስመታኝ በዛ አማካኝነት እድናለሁ ካልሆነ ደግሞ ቤቶች አሉበት አካባቢ ሩጬ ያንን ዝናብ ሸሻለሁ ካልሆነ ደግሞ በጣም መንገድ ላይ ደግሞ ከሆንኩኝ ግደታ መኪና ጠብቄ ዝናቡ እየመታኝ ቢሆን መኪና ጠብቄ ያንን ዝናብ እሸሻለው ወይም ከዛ ከዝናብ እድናለሁ ማለት ነው። እኛ አካባቢ ብዙ ጊዜ ክረምት ስለሆነ የሚዘንበው ዝናቡን እንጠባበቀዋለን ወይም ዝናቡ በምን በምን ያህል ሰዓት እንዴት እንመጣ ስለምናውቅ ቅድመ ጥንቃቄ ወይም ቅድመ ዝግጅት አድርገን ነው የምንጓዘው። ዣንጥላ መያዝ ካለብኝ ዣንጥላ ይዘን እንጓዛለን ካልሆነ ደግሞ መኪና ካለብን ደግሞ መኪና ይዘን መኪናው በመኪና ውስጥ በመሆን ከዛ ከዝናብ እንጠላለን ማለት ነው። ካልሆነ ግን በክረምት ሰዓት ብዙ ጊዜ ዝም ብለን ያለምንም ጥንቃቄ ዝም ብለን በባዶ መሬት ላይ አንሄድም

ስልጠና አዎ እየወሰድኩ ነው የተለያዩ ስልጠናዎችን እየወሰድኩ ነው። የቪዲዮ ኤዲቲንግ ስልጠና ጀምሬያለሁ እኛ አሁን በቅርብ ቢያንስ ለሶስት ወር አካባቢ ይቆያል ስልጠናው ማለት ነው። አሁን ደግሞ ከዚህ ቀጥዬ ደግሞ የዌብሳይት ዲዛይን ስልጠና ወስዳለሁኝ። የዌብሳይት ዲዛይን ስልጠናውም ደግሞ አንድ አመት ሊፈጅ ይችላል። የቪዲዮ ኤዲቲንግ ስልጠናውን ከጀመርኩ ጀምሬ የስልጠናው ምጥ ነበረ። አሰልጣኙ ራሱ በጣም ምርጥ እና በጣም ጎበዝ የሆነ ቪዲዮ ኤዲቲንግን ከቢግነር እስከ ኤክስፐርት ወይም ደግሞ ከመጀመሪያ እስከ በደንብ አሪፍ እስከሚሆን ድረስ ሰውየው በደንብ ቪዲዮ ኤዲቲንግን እችላለሁ ብሎ እስኪጨርስ ድረስ ያለውን ነው የሚያሳየው። እና ቪዲዮ ኤዲቲንጉ አሪፍ ነው ስልጠናው ስልጠናውን ከዘሰድኩ በኋላ ደግሞ ስራ ላይ እንደማውለው እርግጠኛ ነኝ። ሁለተኛው የምፈልገው ኮርስ እና ደግሞ አሁንም ለመሰልጠንም ያስብኩት የዌብሳይት ዴቨሎፕመንት ነው። ያው እንደሚታወቀው ዌብሳይት ዴቨሎፕመንት ፉል ስታክ እና ወይም ደግሞ ባክ ስፔስ እና ፉል ስታክ የሚባል አለ

እኔ የምጠጣውን ውሃ ከተለያዩ ቦታዎች ነው የማገኘው የመጀመሪያው የምጠጣውን ውሃ ከቧንቧ ነው የማገኘው ቧንቧ አለን እኛ ከቤታችን ቅርብ ቦታ ቧንቧ አለን ገጠር ላለው ቤታችን ማለት ነው። ከተማ ላለው ቤታችን ደግሞ እዛው እቤት ውስጥ አካባቢ ላይ ቧንቧ አለ። ከዛ ብቻ ቀድቶ መጠቀም የተለያዩ ብርጭቆዎች አሉ በነዛ ብርጭቆዎች አማካኝነት የምጠቀመውን ውሃ ቀድቼ እጠጣለሁ። ሁለተኛ የማገኘው ከሱቅ ነው። ምናልባት ድንገት ውሃ ከጠፋ ከሱቅ ገዝቼ እጠቀማለሁ ማለት ነው። ሱቅ ላይ ከጠፋ ደግሞ ከምንጭ ነው የምናገኘው ከእነዚህ ከሶስቱ ቦታዎች ነው ውሃ የኛ የመጠጥ ውሃ የምናገኘው። የባንቧ ውሃ ብዙ ጊዜ የምወደው እና ወማውም ሲጀመር የቧንቧ ውሃ ካልጠፋ በስተቀር የምንጭም ውሃ ሆነ የሱቅ ውሃ አልጠጣም በዙ ጊዜ የቧንቧ ውሃን በጣም ነው የምመርጠው በጣም ነው የምወደው። የቧንቧ ውሃ እኛ በሜትሮች ነው መቶ ሜትር ምናምን ነው ገጠር ላለው ቤታችን ከመቶ ሜትር ከተጓዝን በኋላ ነው የቧንቧ ውሃ። የምናገኘው ከዛ በጀሪክናዎች እናመጣለን በጀሪክና እናስቀምጣለን ካዛ ከጀሪክና ውስጥ በጆክ እየቀዳን ለምንጠጣው ብርጭቆ እናዘጋጅ እና በዛ በብርጭቆ ብቻ መጠቀም እና መጠጣት ነው ማለት ነው። በሁለተኛ ደረጃ የምናገኘው ያው ከሱቅ ገዝተን ነው ከሱቅ ገዝተን የምናገኘው የምን ቧንቧ ውሃ ወይም ደግሞ ውሃውን በስርዓት በኬሚካል አሽገው የሚያመጡት ውሃ ማለት ነው። ያንን ውሃ ደግሞ ከሱቅ እንገዛለን በሃያ ሊትር ነው የምንገዛው በሃያ ሊትር ወይም ደግሞ ጃጓር ነው የሚባል አለ። በሱ እንገዛለን በዛ በሃይ ሊትር ከገዛን በኋላ እናስቀምጠዋለን ከዛ ብርጭቆ ይቀመጣል ወይም ደግሞ ሃይላንድ እናስቀምጣለን በዛ በሃይላንድ ወይም በዛ በብርጭቆ እንጠቀማለን እንጠጣለን ማለት ነው። በቀን እስከ አንድ አንድ ሊትር ወይም ደግሞ ሶስት አራት ብርጭቆ እንጠቀማለን ስለዚህ ግዴታ ሃያ ሊትር ነው ገዝተን ከሱቅ ማስቀመጥ ያለብን። እነዚህ ሁለቱ አይነት ከጠፉ ደግሞ የምንጭ ውሃን እንጠቀማለን የምንጭ ውሃ ራቅ ካለ ለቦታ ድንገት ዝናቡ በሚጠፋበት ወይም ደግሞ ውሃ በሚመጣበት በሚጠፋበት ሰዓት ያንን የዝናብ ውሃ ወይም ደግሞ የምንጭ ውሃ እንጠቀማለን። የምንጭ ውሃውን በስርዓት ተዘጋጅቶ በስርዓት የተዘጋጀ ውሃ ነው ስለዚህ ያንንም አምጥተን እንጠቀማለን ማለት ነው

በትምህርት ቤት የምወደው ትምህርት ከአንደኛ እስከ አራተኛ ክፍል ስማር የአማርኛ ትምህርት እና የእንግሊዘኛ ትምህርት እንደውም የሂሳብ ትምህርት እንወድ ነበር። የሂሳብ መምህሬ በጣም ነበር የሚወደኝ የሀሳብ አስተማሪያችን በርግጥ በአሁኑ ሰዓት ኮሌጅ ገብቶ ይገኛል። ሂሳብን በጣም ነበር የምወደው ቁጥሮችን መደመር መቀነስ ማካፈል ማባዛት ምንም አይነት ወረቀት ሳያስፈልገኝ በአእምሮዬ ነበር የምሰራው። ከአራተኛ ክፍል ጀምሬ ደግሞ ወደ ላይ የሄድኩ ማታ ሳይንስን ኬሚስተሪን ፊዚክስን እነዚህን ትምህርቶች እወዳለሁ። በርግጥ እኔ ብዙ ጊዜ ሳይንስ ትምህርቶችን ነው የምወደው። የቁጥር ነክ የሆኑ ሳብጀክቶችን ወይም ደግሞ ትምህርቶችን በጣም ነው የሚመቹኝ። ቁጥር በጣም እወዳለሁ እነዚህ ማባዛት ማካፈል ሆነ በኢንተግሬሽን ደሪቢየቲቭ ወደ ላይም ስንሄድ ሌቭሉ የማትሱ ሌቭል ወደ ላይ እየሄደ ሲሄድም እነዚህን ነገሮች በጣም እወዳለሁ። የተፈጥሮ ሳይንስ ተማሪም ነኝ። ወደ ግብ ስገባ ደግሞ የኮምፒውተር ሳይንስ ትምህርትን በጣም ስለምወድ የኮምፒውተር እና ክትምርትን ስለምወድ። ኮምፒውተር ሳይንስ ገብቼ አራት አመት ከተማርኩ በኋላ ተመርቂለሁ። አሁንም እየሰራ ያለሁት በኮምፒውተር ሳይንስ ትምህርት ነው። ወይም ደግሞ በኮምፒውተር ትምህርት ነው። የኮምፒውተር ትምህርትን በጣም ነው የምወጣው በርግጥ እታች ላይ ምንም አይነት ሂንት ወይም ደግሞ ምንም አይነት ነገር አላውቅም ነበር። ግን እያደረ እየተማርኩ የተወሰነ ነገር ቪዲዮዎችን እያየሁ ሲሄድ የኮምፒውተር ትምህርትን ማስተር አረኩኝ ወይም ደግሞ በደንብ አቃለው አሁን ኮምፒውተርን በስራት ጥንቅቄ አውቃለሁ። እታች ክፍል ስማር በርግጥ ብዙ አላነብም እንደ ባላነብም ግን የኪሚስትሪ ትምህርቶች ወይም ደግሞ እነዚህን የተፈጥሮ ሳይንስ ትምህርቶችን በደንብ ነው የምሰራቸው። ፈተናውንም አምስተኛ ክፍል ስድስተኛ ክፍልም ሆኜ ራሱ ፈተናውን ከስልሳ ስልሳ ከሃምሳውም ከተፈተንኩኝ አርባ ሰባትም አርባ ስድስትም ዝቅ አለብኝ ተብሎ ደግሞ አርባ ነው የማገኘው። እና እኔ የተፈጥሮ ሳይንስ ትምህርቶችን በጣም እሰራለሁኝ። ማተስ ስንፈተን ብዙ ጊዜ በጣም እንፈካከር ነበር። ጓደኞች ነበር ሶስት ጓደኞች ሶስቱንም ጓደኞቼን በተፈጥሮ ሳይንስ ትምህርቶች በጣም ነበር የምበልጣቸው። እኔ ከስልሳው ሃምሳ አራት ሃምሳ ሶስት ሳገኝ እነሱ አርባ ነው የሚያገኙት። በተገላቢጦሽ ደግሞ በሽምድዳ ትምህርቶች ወይም ደግሞ የነዚህ ሶሻል ሳይንስ ትምህርት በመባልም በሚታወቁት እነሱ ስልሳ ሲያገኙ እኔ አርባ ነበር የማገኘው ሰላሳ ሰባት ነበር የማገኘው። እና እኔ እነሱ እኔ በተፈጥሮ ሳይንስ ትምህርቶች ስለምበልጣቸው ብቻ በጣም ይናደዱብኝ ነበር። ነገር ግን እኔ የተፈጥሮ ሳይንስ ትምህርቶችን አስረዳቸው ነበር። ካሳየ የሚባል ጓደኛ ነበረኝ። እሱን ማትስ እኔ በደንብ አድርጌ ነበር የማስረዳው። እኔ የተፈጥሮ ሳይንስ ትምህርቶችን በስርዓት አድርጌ ሳስረዳው እሱ ደግሞ የሶሻል ሳይንስ ትምህርቶችን ያስጠናን ነበር። እንደዚህ እያልን ነበር ከታች የተማርነው። ወደ ዩኒቨርሲቲ ስሄድ ዩኒቨርሲቲ ላይ በርግጥ ብዙም ያን ያክል ኮምፒውተር ሳይንስ መርጬ ስለገባሁኝ የሶሻል ትምህርቶች የሉም። የናቹራል ትምህርቶች እና ኮምፒውተር ትምህርቶች ወይም ደግሞ የፕሮግራሚንግ ትምህርቶች ነበሩ። የፕሮግራሚንግ ትምህርትም መካከለኛ ላይ ነበርኩኝ። ፖይንቴም አንደኛ አመት ላይ ከሶስት ነጥብ ሁለት ሶስት ነጥብ አንድ እንዲሁም ሁለት ነጥብ ዘጠኝ አምስትም አመጣ ነበር እና በጣም ጎመዝ እና የፕሮግራም ተማሪ ነበር። በተፈጥሮ ሳይንስ ትምህርቶችም አሉበት ኮምፒውተር ሳይንስ ስንማር አራት ማተሶች አካባቢ እንማራለን እነዛን አራት ማተሶች ሁሉንም ኤኤ ነው የማመጣው። እና እነዛን ማተሶች ደግሞ ለእሱ አስረዳው ነበር እነሱን እነዛን የማትስ ትምህርቶች ወይም ደግሞ የተፈጥሮ ሳይንስ ትምህርቶችን ሳስረዳው እሱ ደግሞ ፕሮግራሚንግን ስለሚያስነብበኝ ውጤታችን መጨረሻ ላይ በአሪፍ ውጤት ተመርከን ነበር። አሁን እሱ የግል ስራ እየሰራ ቢሆንም እኔ ደግሞ የተለያዩ የዩቲዩብ ስራዎችን እና የመንግስት ስራዎችን እየሰራሁኝ እገኛለሁ። የተፈጥሮ ሳይንስ ትምህርቶች አሁንም በጣም እወዳቸዋለሁ አሁን ራሱ ልጆቼን አስጠናለሁ ሰፈር ላይ ራሱ የማትስ እና የሂሳብ ትምህርት እና የፊዚክስ ትምህርቶችን አሁንም እየተከፈለኝ አስጠናለሁኝ። የተፈጥሮ ሳይንስ ትምህርት በርግጥ የማንኛውም ቦታ ሄጄ ስለ ተፈጥሮ ሳይንስ ትምህርቶች ወይም ደግሞ ስለ ሂሳብ ትምህርት ሲነሳ ቀድሜ እኔ ነኝ የምቅለበለበው ወይም ደግሞ እኔ ይሄንን እኮ አውቃለሁ ይሄ እኮ ማለት ይሄ ነው በማለት ስለተፈጥሮ ሳይንስ ትምህርቶች ወይም ስለ ሂሳብ ትምህርት አወራለሁኝ። እና እኔ በጣም የምወደው የተፈጥሮ ሳይንስ ትምህርት ነው። የተፈጥሮ ሳይንስ ትምህርትን በጣም ከመውደዴ የተነሳ ማንኛውም ቦታ ስለማትስ የተነሳ ነገር እኔን የሚያሸንፍ ወይም ደግሞ እኔን የሚረታ የለም። በማተስም ይሄ ነኝ ሲጀመር አስረኛ ክፍል ላይ ራሱ እየተማርኩ የተፈጥሮ ሳይንስ ትምህርቶችን ኤ ነው ያመጣሁት ሙሉ ኤ ማለት ነው። የሶሻል ሳይንስ ትምህርቶችን ብቻ ነው ቢ የሆኑብኝ በርግጥ እኔ በጣም ፈጣን ተማሪ ነኝ እና ያን ያክል የሶሻል ትምህርቶችም በጣም ያስቸግሩኛል ማለት አይደለም። ሶሻል ትምህርቶችንም እችላለሁ ነገር ግን በደንብ የማውቀው የተፈጥሮ ሳይንስ ትምህርቶችን

ሳንቲም አሁን አሁን እድሜዬ እየቆጠረ ሲሄድ ወይም ደግሞ እድሜዬ እየጨመረ ሲሄድ ሳንቲም መቆጠብ ጀምሪያለሁ ነገር ግን ታች ክላስ እየተማርኩኝ ሃምሳ ሳንቲም ወይም ደግሞ አንድ ብር ቢሰጡኝ ራሱ ያቺን አምስት ሳንቲም ወይም አንድ ብር ኪሴ ማሳደር በጭራሽ አልወድም። ከረሚላና ማስቲካ እወድ ስለነበር ያንን ከረሚላ እና ማስቲካ ገዝቼ እጠቀምበታለሁ ነገር ግን አሁን አሁን እድሜ እየጨመረ ሲሄድ ገንዘብ በደንብ ነው የምቆጠበው በአሁኑ ሰዓት ለሚያስፈልገኝ ነገር ብቻ ካልሆነ በስተቀር ገንዘብ አላወጣም። ገንዘብ በደንብ ነው የምቆጥበው። በርግጥ ሚስቴ ናት እንደዛ አድርጋ የሰራችኝ ሚስቴ በደንብ ነው ገንዘብ የምትቆጥበው። ለሽንኩርት መውጣት የሳምንት ወጪያችንን ለሳምንት ተብሎ ይደረጋል ወይም ደግሞ የሆነ ማስቀመጫ ላይ ይቀመጣል ከዛ ብር ውጭ በጭራሽ አንድ ብር መውጣት የለበትም። ወጪያችንን መድበን ለሳምንት እናስቀምጣለን በርግጥ የመንግስት ስራን በከፊል እየሰራሁ ስለሆነ ግዴታ ብር ካልቆጠብኩኝ ኑሮ መኖር አይቻልም። በአሁኑ ሰዓት አንድ ዶላር አንድ መቶ ሰማኒያ ብር በገባበት ዘመን ይሄንን ግዴታ ብር መቆጠብ አለብኝ። ስለዚህ ሳንቲም ወይም ደግሞ ብር እኔ በአሁኑ ሰዓት እቆጥባለሁኝ። ብዙ ጊዜ መጀመሪያ ሚስቴን እንዳገባሁ ስንጣላ የነበረው ብር ቆጥብ ብር ለምን ዝም ብለህ ታባክናለህ ነበር የምትለው በርግጥ እኔም ችግር ነበረብኝ በየምሽት ክለቡ እየሄድኩኝ ብር መበተንና ዝም ብዬ መጠጥ መጠጣት ሲጃራ ማጨስ ጫት መቃም እነዚህን ነገሮች እሰራ ነበር። ነገር ግን አሁን አሁን እድሜ እየበሰለ ሲሄድ እነዚህን ሁሉ ወይም ደግሞ ካገባው በኋላ እነዚህን ነገሮች ትቻለሁ ሲጀመር አሁን እነዚህን ነገሮች ልስራ ብለው ራሱ ከኑሮ ውድነቱ የተነሳ ልጆችን ማሳደግ አልችልም። ስለዚህ ባአሁኑ ሰዓት ሳንቲም እየተቆጣጠርኩ እገኛለሁ ወይም በደንብ እየቆጠብኩኝ እገኛለሁ አካውንት ራሱ ሁለት አካውንት ነው ያለኝ። ተጨማሪ ገቢ ከማገኘው ለመቆጠብ አቢሲኒያ ባንክ እጠቀማለሁ። የመንግስት ገቢዬን ደግሞ በአባይ ባንክ ደሞዙ ይላካል። እዛው ላይ የሚያስፈልገኝን ለሳምንት የሚያስፈልገኝን ለሳምንት ለወር የሚያስፈልገኝን ለወር አድርጌ እቆጥባለሁ ገንዘቦችን ዝም ብዬ ያላግባብ አላወጣም። በርግጥ ላውጣውም ብለው ገንዘቡ በአሁኑ ሰዓት አስቸጋሪ ነው። ሁለት መቶ ብር ከዘረዘርክ አምስት ብር አስር ብር ነው የሚቀረው። ስለዚህ ገንዘብ በስርዓት እየተጠቀምኩና እየቆረቀምኩ ነው። በርግጥ በቅርብ እንደዚሁም እየሰራሁኝ መኪና ለመግዛት አስቤያለሁ። መኪና ቅጥቅጥ መኪናዎችን እነዚህ ከአስር ኪሎ ሜትር ሃያ ኪሎ ሜትር እየሄዱ የሚሰሩ መኪናዎችን ለመግዛት አስቢያለሁኝ። እነዛ መኪናዎች ገዝቼ ደግሞ በእነዛ መኪናዎች እየሰራሁኝ በደንብ ገንዘብ መቆጠብ እችላለሁ ማለት ነው